ዘይት ዘይት ማለት እንግዲህ ከአትክልት የሚሰራ ፈሳሽ ፈሳሻማ ቅባት እንደማለት ነው። እንግዲህ ዘይት ከተለያዩ አትክልቶች ሊሰራ ይችላል። ለምሳሌ ከሱፍ፣ ከተልባ፣ ከጉሎ ከለውዝ ከእነዚህ አትክልቶች ሙሉ መሰራት የሚችል ነው ማለት ነው። ይህ ይህ የምግብ ዘይት ነው ማለት ነው። የተለያዩ የዘይት አይነቶች አሉ። የመኪና ዘይት አለ። የፀጉር ቅባት ወይም ደግሞ ዘይት አለ። እነዚህ ዘይቶች እንግዲህ ቅባታማ ወዝ የሚሰጡ ነገሮች ናቸው። ለሰውነታችን ወይም ለምግብነት የምንጠቀማቸው ለምሳሌ ብዙ ጊዜ የተልባ ዘይት ወይም ደግሞ ከዚሁ የሚመረት በሀገር ውስጥ ወይም ደግሞ ኬሚካል ሳይበዛበት የሚመረት የተልባ ዘይት ይመረጣል። ብዙ ጊዜ ግን በገጠር አካባቢ ከዘይት ይልቅ ቅቤ የመጠቀም ሁኔታዎች ይስተዋዋላሉ። ምክንያቱም ከዛው ከእንስሶች ላይ ቅቤውን በመውሰድ ቅቤው ተስተካክሎ በ እንደ እንትኑ በመነጠር ለምሳሌ ቅቤ እንዴት ነው የሚነጠረውን ስንል ቅቤ መጀመሪያ ከወተት ውስጥ ይወጣና እንዴት ነው ቅቤው የሚዘጋጀው መጀመሪያ ላሟ ትታለባለች፤ ከታለበች በኋላ እቃ ይታጠባል። እቃ ታጥቦ ወይም ደግሞ እንደ ማሰሮ ይታጠብና ይታጠናል። በወይራ ጭስ ይታጠንና ያ የታለበው ወተት ውስጡ ይደረጋል። ያ አለ በወተት ሲረጋ መስበቂያ የሚባል አለ፤ በመስበቂያ በደንብ ይሰበቅና ይናጣል ማለት ነው። አፏ በሰር ተደርጎ በደንቡ እንዳይፈስ ይናጣል። ሲናጥምን ይወጣል ቅቤ ይወጣል ማለት ነው። ያንን ቅቤ እንግዲህ በተለያዩ ቅመሞች በማንጠር ከተነጠረ በኋላም ም ያንን ቅባት እየጨመርን መስራት እንችላለን ማለት ነው። ዋጋው በጣም ማነው ጣዕሙ በጣም ከፍተኛ ነው። እነዚህ የአትክልት ቅባቶችን ከምንጠቀም ይልቅ ይሄንን ቅቤ ብንጠቀም አንደኛ ምንም አይነት ኬሚካል ወደ ሰውነታችን አይገባም። አሁን አሁን ላይ እንደውም ጉልበታችንን ሰውነታችንን ሙሉ እያደቀቀው የሚገኘው እነዚህ የፋብሪካ ዘይቶች ናቸው። ስለዚህ ወደ ቅቤ ብንመለስ ጥሩ ነው። እንስሳቶችን ላሞችን በደንቡ በማርባት እነዚህ ቅቤዎችን እንግዲህ በተፈጥሮ መንገድ እያዘጋጀን ለሁለት ወር ለሶስት ወር ያለምንም ብልሽት ስለሚቆዩ እነዚህን እያዘጋጀን ብንጠቀም የተሻለ ነው። ሁለተኛ ለሰውነታችንም ከፍተኛ ጥቅም ይሰጠናል። ወዝ የሚሰጠንም ቅቤ ነው ማለት ነው። ለምሳሌ ጭንቅላታችን ላይ ፀጉራችን ላይ ስንቀባው ቅቤ ወደ ሰውነታቸው ውስጥ በመግባት ሰውነታቸውን ታላቅ የመንፈስ እርካታን ነው የሚሰጠን። ፊታችንንም በዛው ልክ ጥርት ያደርግልናል። ስለዚህ ቅቤ በጣም ጥቅም አለው ማለት ነው። ሌላው ዘይቶችን ስንጠቀም እነዚህ አበባ ዘይቶችን ባንጠቀም ይመረጣል። የወይራ ዘይቶችን ብንጠቀም የተሻለ ነው። ምክንያቱም የወይራ ዘይቶች የተለያየ ጥቅም አላቸው። ለፀጉራችን የምንቀበው የወይራ ዘይት ቢሆን ይመረጣል። ከዛን ዘይቶችን ስንገዛ ደግሞ የማለቂያ ጊዜያቸውን ማየት አለብን። ወረቀት ዝም ብሎ ዘይት ላይ የዘይቱ ማሸጊያ ቃ ላይ ሊለጠፍ ይችላል። ስለዚህ አሁን ላይ ለተለያዩ ለካንሰር ለአጥንት በሽታዎች ለጉልበት መያዝ ምክንያት እየሆነ ያለው እንግዲህ በዚህ በዘይት ምክንያት ነው። እና ደግሞ የተልባ ዘይቶችን ብንጠቀም የተሻለ ነው። ኑግ የኑግ የሰሊጥ ምናምን እንግዲህ በተለያየ መንገድ ስለሚዘጋጅ ይሄንን የምግብ ዘይት በዛ መንገድ መጠቀም እንችላለን። ምግብ ስንሰራ ደግሞ በትንሹ ብንጨምር የተሻለ ነው። ምንም ጥቅም የለውም። ይሄን አክል የሚባል ማለት ነው። ስለዚህ ምግቦችን ስናበስል በ አሁን ለምሳሌ እነዚህ ጥሬ ምግቦች የሚበሉ ቲማቲም አትክልት ምናምን ተደርጎ እሳት ሳይነካቸው የሚበሉ ምግቦችን ስንሰራ የአበባ ዘይቶችን ብንጠቀም ጥሩ ነው። የሚረጉ ዘይቶችን ባንጠቀም የተሻለ ነው ማለት ነው። ስለዚህ በእነዚህን ዘይቶች በአሁን ለምሳሌ አምስት ሌትር ዘይት ገዝተን ለምን አክል ጊዜ ለቢያንስ ለስድስት ወር መጠቀም መቻል አለብን። ምክንያቱም በትንሽ ነው ጠብ ማድረግ የሚጠበቅብን። አለበለዛ የጤና ችግር ሊያመጣብን ይችላል ማለት ነው። በዚህ መልኩ ዘይት እንጠቀማለን።

ቡድን ቡድን ማለት እንግዲህ ለአንድ አላማ ወይም ደግሞ ለአንድ ተግባር የተሰበሰቡ የሰዎች ብዛት እንደማለት ነው። እንግዲህ ቡድኖች የተለያዩ ቡድኖች አሉ። ለምሳሌ የእግር ኳስ ክለብ ቡድን አለ። የተለያዩ በስመስሪያ ቤቶች ውስጥ የተለያዩ ለምሳሌ የሴልስ ቡድን አለ ወይም ደግሞ የሽያጭ ቡድን የ የግዢ ቡድን የደንበኞች መስተንግዶ ቡድን እያለ እንግዲህ ሰዎች ለአንድ አላማ የሚሰበሰቡበት። ለሰዎች ለአንድ አላማ የሚሰበሰቡበት በቁጥር ተሰፍሮ የሚቀመጥ የሰዎች ብዛት እንደማለት ነው። እንግዲህ ቡድን ማለት በጋራ አንድን ስራ እንደመስራት ማለት ነው። የቡድን ስራ ስንል ይሄ የቡድን ስራ በጣም ሊበረታታ የሚገባ ተግባር ነው። ምክንያቱም አንድ ስራ በጋራ ወይም ደግሞ በቡድን ሲሆን ፍጥነት ይኖረዋል ቅልጥፍና ይኖረዋል። ጥራት ይኖረዋል ምክንያቱም አንዱ አንዱን እያረመ የአንዱ ስህተት በአንዱ እየታየ ስለሚሄድ የተሻለ ለውጥን የተሻለ ውጤትን ማስመዝገብ ይቻላል ማለት ነው። በጋራ በመስራት ስለዚህ እነዚህ ሌላው ደግሞ የእግር ኳስ ቡድን የሚባል አለ የእግር ኳስ ቡድን እንግዲህ የተለያየ ቡድኖችን ወክለው የሚጫወቱ ከአንድ ቡድን ደግሞ ወደ አንድ ቡድን የሚሻሻጡበት ሁኔታማ አለ። ይህ የእግር ኳስ ቡድን እንግዲህ አንድ ቡድን ውስጥ ስንት ሰው ነው የሚኖረው አስራ አንድ ሰው ይኖራል እዛኛውም አስራ አንድ ሰው ሃያ ሁለት ሆነው ነው አንድ ሜዳ ላይ የሚጫወቱት ማለት ነው። ይሄ የእግር ኳስ ቡድን እንግዲህ ደጋፊዎች ይኖራቸዋል በጣም ብዙ ደጋፊዎች ተጫዋቾቹ ትንሽ ቢሆኑም በጣም ብዙ ደጋፊ ስለሚኖረው። በእነዚህ ቡድን ውስጥ የተለያዩ የስራ ድርሻ አላቸው እያንዳንዱ አጥቂ አለ ተከላካይ አለ። በረኛ አለ እነዚህ ሁሉ የአንድ ቡድን አባላት ናቸው ማለት ነው። ለምሳሌ አሁን በመስሪያ ቤት ውስጥ የ የሽያጭ ቡድኖች ምንድነው ተግባራቸው? ያሉትን ምርትና አገልግሎቶች ማስተዋወቅ የዲጂታል ባንኪንጉን ስራ ማሳለጥ እንቅስቃሴውን ምንአክል ነው የሚለውን ማየት የተለያዩ የሞባይል ባንኪንጎችን ማስፋፋት ብድሮችን መስጠት ባንኩ ምን ያህል ብር አለው የሚለውን በማገናዘብ ያንን ብር ደግሞ በምን መንገድ እንሰበስባለን? ብሎ በጋራ በመወያየት በማሰብ ስራ ውጤቶችን ማምጣት ይችላሉ ማለት ነው። አሁን ለምሳሌ በአንድ የባንክ ስራ ውስጥ በግል ልስራ ብንል በግል ምንም የምናመጣው ነገር የለም። ምክንያቱም አንደኛ ደንበኞችን ወደ ባንኩ መሳብ ነው ያደንበኛ የሚመጣው ደግሞ የራሳችንን የጋራ ወይም ደግሞ በቡድን የምንሰራውን ስራ የኛ እኛ ለራሳችን መግባባታችንን አይቶ ምክንያቱም ሰው እርስ በእርሱ ሳይግባባ ሌላ ሰው መጨመር ስለማይችል ያንን ነገር አይቶ ነው ወደ እኛ የሚመጣው። እሱ ራሱ አሁን ለምሳሌ አንድ ደንበኛ አንድ ደንበኛ ሲመጣ አንድ ደንበኛ ሲመጣ ያ ደንበኛ ከእኛ ጋራ በቆየ ቁጥር የኛ አባል ወይም ደግሞ የኛ ደንበኛ የኛ ቤተሰብ ይሆናል ማለት ነው። ስለዚህ በቡድን መስራት የተለየ ጥቅም አለው ማለት ነው። ሌላው በቡድን መስራት ጥቅሙ ምንድነው? አንዳንድ ስህተቶች ቢፈጠሩ አሁን ለምሳሌ አንዱ ያልታየውን ነገር በሌላኛው ሰው ሊታይ ይችላል። ስለዚህ መተራረም አለህ። አቢሶ ሽያጭ ላይ ስንሆን ለምሳሌ የቀጥታ ሽያጭ ለምሳሌ ቀጥታ ሽያጭ ማለት እቃውን ሰጠን ቀጥታ ብር የምንቀበልበት ሁኔታ ውስጥ ሲሆን የተለያየ ክፍሎች ሰዎችን ማደራጀት መቻል አለብን። አንድ ሰው ገንዘብ ተቀባይ ከሆነ አሁን ለምሳሌ አንድ የዳቦ የሚሸጥበት ቤት አንድ ሰው ገንዘብ ተቀባይ ይኖራል። አንዱ ደግሞ ያንን ገንዘብ ሲቀበል ቁጥሩን የሚናገር ይሆናል ስድስት ዳቦ ካለ ከነዛ ስድስት ዳቦ የስድስት ዳቦ ሂሳብ ይቀበላል ስድስቱን ዳቦ የምታመጣው ግን ሌላኛዋ ሰው ነች። ያንን ድጋሚ ያንኛዋን ስድስቱን ዳቦ የሚያዘጋጀው ደግሞ ሌላ ክፍል አለ። ስለዚህ በቡድን ሲሰራ አንዱ ለአንዱ ተጋግዞ አንዱ ከጎደለ ደግሞ ስራው ሙሉ እንደሚጓደል የተሳሰረ የስራ አይነት ነው ማለት ነው። ስለዚህ የቡድን ስራ ውጤታማ ያደርጋል የቡድን ስራ። በቡድን ማሸነፍ ይቻላል በቡድን ሙሉ መሆን እንችላለን። ስለዚህ ሰው ብቻውን ሙሉ ስላልሆነ በጋራ መስራት ለውጤት ያበቃል። ሁልጊዜም በቡድን ቢሰራ የተሻለው ውጤት ይመጣል።

ወር ወር ማለት እንግዲህ ከአመቱ 30 ቀናትን የሚይዘው አንድ አካል ነው ማለት ነው። ይህ ወር ማለት። ወር ማለት እንግዲህ ሰላሳ ቀናቶች። አራት ሳምንት ከሁለት ቀን እንደማለት ነው እያንዳንዱ ወር ሰላሳ ቀናት እና ሁለት ቀን ትርፍ አለው ማለት ነው። እንደ ኢትዮጵያን አቆጣጠር እንግዲህ ሁልጊዜም ቀናቶቹ ሰላሳ ይሆናሉ እንደ ኢሮፓውያን አቆጣጠር ደግሞ አልፎ አልፎ ሰላሳአንድ የሚሆንበት ወራቶች አሉ። በኢትዮጵያ እንግዲህ ስንት ወራቶች አሉ? አስራ ሶስት ወር አለ። መስከረም ጥቅም ህዳር ታህሳስ ጥር የካቲት መጋቢት ሚያዚያ ግንቦት ሰኔ ሀምሌ ነሀሴ መስከረም ድረስ እንግዲህ እስከ ነሀሴ ካልን በኋላ ቋግሜት። ይቺ ቋግሜት እንግዲህ አንድ ወር ነው የምትባለው። ግን አስራ አምስት ቀን ብቻ በአራት አመት አንዴ አራት ቀን አምስት ስድስት ቀን ትሆናለች። በሌሎቹ ግን ሶስቱ አመቶች ሁልጊዜም አምስት አምስት ቀን ነው የሚሆኑት። እንደ ኢትዮጵያን አቆጣጠር እቺ የአስራ አስራ የኢትዮጵያ አንድ አመት አስራ ሶስት ቀን አለው ማለት ነው። ስለዚህ እንደ አውሮፓውያን አቆጣጠር ግን አንድ አመት አስራ ሁለት ቀን አለው። ግን ልዩነቱ ምንድነው? እዚህ ጋር ይቺን አምስት ቀን ለማካካስ ምንድነው የተደረገው? ከአመት ውስጥ አንደኛዋን በአንድ አንድ ወር እየዘለለ የቀሩት ወራቶች 31 31 ቀን ይሆናሉ ማለት ነው። ስለዚህ እነዚህ ወራቶች እንግዲህ እያንዳንዳቸው ስንት ቀናትን ይይዛሉ? አስራ ሁለቱ ወራቶች ሶስት መቶ ስልሳ አምስትን ከግማሽ ቀን ይይዛል ማለት ነው። ይህ ግማሽ ቀን የሆነው እንግዲህ ከእንትን አንፃር ነው። ግማሽ ቀን የለም ግን ከአመታቶች ሲቆጠሩ በዛ በመጣበት ስሌት መሰረት ስልሳ ስድስት ላለ ማለት ይቺ እንትን ስትካተት ነው። እንደዛ የሆነው ማለት ነው። ሌላው እንግዲህ ከእነዚህ ከወራቶች ውስጥ እያንዳንዳቸው ሳምንታቶች አላቸው ብለናል። እነዚህ ወራቶች ደግሞ አስራ ሁለት ወራቶች ደግሞ በወቅቶች ይከፋፈላሉ። ወቅቶቹ ምን ምን ይባላሉ? እንትን ጸደይ በልግ ክረምትና በጋ ተብለው ይከፈላሉ። እነዚህም መስከረም ጥቅምት ህዳር ያሉት የጸደይ ወቅት ይባላል። ህዳር ታህሳስ ጥር ደግሞ የ የበጋ ወቅት ይባላል። ጥር የካቲት መጋቢት ደግሞ ጥር የካቲት መጋቢት ደግሞ የ የ የምን ወር ይባላል የበልግ ወቅት ይባላል ማለት ነው። ስለዚህ ሰኔ ሀምሌ ነሀሴ ደግሞ የ ሰኔ ሀምሌ ነሀሴ ደግሞ የክረምት ወቅት ይባላል ማለት ነው። እያንዳንዳቸው እነዚህ ወቅቶች እንግዲህ የራሳቸው የሆነ የራሳቸው የሆነ እንትን አላቸው የአየር ንብረት አላቸው ማለት ነው። ይህ የአየር ንብረት ደግሞ እንደየወቅቱ ይለያያል ለምሳሌ የጸደይ ወቅት የቅዝቃዜ ደመናማ ውርጭ አለበት። ወቅት ነው የአየር ንብረቱ ግን ደግሞ እነዚህ ወራቶች ላይ እያንዳንዳቸው ይለያያሉ መስከረም ለምሳሌ እንትን ፀሀይ ይኖረዋል ፀሀያማ ሆኖ አትክልቶች አበባ የሚያወጡበት ወቅት ነው። ጥቅምት ደግሞ ፀሀይ ብዙም አይኖርም ዳመናማ ይሆንና ንፋስ ውርጭ ቅዝቃዜ የሚበዛበት ነው ህዳርም በዛው ይቀጥላል ግን አዝርቶቹ ስለሚደርቁ ብዙም ቅዝቃዜ አይኖረውም ማለት ነው። ታህሳስ ደግሞ ሞቃታማ ግን ደግሞ ነፋሻማ ንፋስ የሚኖርበት ነው ማለት ነው። ጥር ደግሞ ትንሽ አቧራ ይበዛበታል አፈሩ ወደ ላይ የሚነሳበት ነው። ህዳር ማነው ጥር የካቲት ላይ ደግሞ ከፍተኛ ፀሀይ የሚወጣበት ግን ደግሞ ትንሽ የተወሰነ አየር ስላለ ብዙም ሙቀት አይኖርም። ሚያዝያ መጋቢት ላይ ደግሞ እንደዛው መጋቢት እንደዛው ይቀጥላል ልክ ሚያዝያ ላይ ደግሞ ዝናብ ወደ ዝናብ ሙቀትና ዝናብ አንድ ላይ እየተቀላቀለ የሚያልፍበት ነው። ግንቦት ደግሞ ዝናቡ ጋብ ይልና ከፍተኛ ሙቀትና ፀሀይ ያልፍበታል። ሰኔ ላይ ሲደርስ ደግሞ ዝናብ ወደ ክረምቱ የሚጀምርበት በመጠነኛ መልኩ ዝናብ የሚዘንብበት ነው። ሀምሌ ደግሞ ከፍተኛ የሆነ ሀይል ያለው ዝናብ ይዘንብበታል። ነሀሴ ደግሞ ዝናብ ብዙ አይዘንብም ቅዝቃዜ ይኖራል ግን በጉም እና በደመና እየተሸፈነ የሚያልፍ ነው። ትንንሽ ካፊያዎች ናቸው የሚኖሩት

ኩሽና ኩሽና ማለት ምን ማለት ነው? ኩሽና ማለት እንግዲህ ምግብ የሚበሰልበት ቤት ማለት ነው። ስለዚህ ኩሽና በተለያየ መንገድ መሰራት ይችላል በተለያየ አይነት መሰራት ይችላል። በኩሽና ውስጥ እንግዲህ ምን ምን እቃ ይኖራሉ የሚለውን እናያለን። በኩሽናው ውስጥ እንግዲህ የመጀመሪያው ቡፌ ወይም ደግሞ ኪችን ካቢኔት የሚባል እቃ አለ። ይህ ቡፌ በሁለት መንገድ ይሰራል አንደኛው መሬት ይዞ ይሰራል ሁለተኛው ደግሞ ከላይ ይሰራል ማለት ነው። እነዚህ ከላይ የሚሰራው የቡፌ አይነት በኩሽና ውስጥ አንዳንድ ከፍ ብለው ልጆችን የማይደርሱበት ቦታ መቀመጥ ያለበት እቃ እንዲቀመጥ ታስቦ የተዘጋጀና ሌላው ደግሞ መሬት ላይ ቦታ እንዳይዝ የተደረገበት ሁኔታ ነው። ሌላው ኩሽና በኩሽና ውስጥ ስንሰራ እንግዲህ ከፍተኛው ነገር ምንድነው ጽዳት መጠበቅ የሚባል ነገር ነው። ጽዳታችንን በደንብ ኩሽና ውስጥ ሆነን ማጥዳት መቻል አለብን። ምክንያቱም የምንኖርበት እና ምን ልጅቷ ያለችበት ቤት። ስለዚህ በኩሽና ውስጥ ስንሰራ ጽዳቱ በደንቡ የተጠበቀ መሆን አለበት። ለምሳሌ ጠረጴዛዎች ወይም ደግሞ እዛ የምንከትፍበት ብፌ በየጊዜው መጸዳት አለበት። የተለያዩ ደግሞ እቃዎች ቶሎ ቶሎ እየወጡ መታጠብ አለባቸው። ምክንያቱም እዛ ኩሽና ውስጥ ያለ እቃ በሙሉ ምግብ ይሰራበታል ማለት አይደለም በየጊዜው ወይም ደግሞ ምግብ ይበላበታል ማለት ሳይሆን ቤት ውስጥ ያሉ በሙሉ እቃዎች ወጥተው መታጠብ መቻል አለባቸው። ከዛ በተጨማሪ ደግሞ ኩሽና ቤቱ ምንድነው የሚያስፈልገን? አምፖል ማብራት በደንብ መታየት አለበት። በአምፖሉ ካልታየ የተለያየ አደጋ ሊደርስብን ይችላል። በኩሽና ውስጥ ደግሞ ብፊያችንን የምናስቀምጥበት ቦታ የተስተካከለ ቦታ መሆን አለበት። ስቶቫችንን ማለት ነው ምክንያቱም ስቶቫችን የተስተካከለ ቦታ ካላገኘ የተለያየ ችግር ሊደርስበት ይችላል። ስለዚህ የስቶባችንን የምናስቀምጥበት ቦታ ይፈልጋል። ምንም እንኳን ስቶፉ ባይቀመጥ እንኳን ጌጣጌጥ መቀመጥ አለበት። ብረት ድስቶቻችን ጽዱ መሆን አለባቸው። እነዚህ ብር ድስቶች ጽዱ ካልሆኑ ከቤታችን ከብፊያችን ጋራ ማች ላያደርግ ሰለሚችል ከሆነ። እንግዲህ ብዙ አይነት ስራ ሊሰራ ይችላል። ለምሳሌ ወጥ እንጀራም ሊጋገር ይችላል ዳቦ ሊጋገር ይችላሉ የተለያዩ ኬኮች በርገር ሳንዱዊች የተለያዩ እንደዚህ በሙሉ እንግዲህ ሁሉም የምግብ አይነት በኩሽና ውስጥ ይሰራል ማለት ነው። ከዛ በተጨማሪ የምግብ ከመስራት በተጨማሪ ምንድነው መፍትሄው? ተጠምጠም እዛው አሁን ለምሳሌ አንዳንድ ጊዜ ወደ ሳሎን ወደ ሳሎን ለመሄድ ላይመቸን ይችላል። ወደ ሳሎን ለመሄድ አልመች ካለን? ወደ ሳሎን ለመሄድ አልመች ካለን ምንድነው ማድረግ ያለብን እዛው ምግባችንን እዛው በልተን ወደ ሳሎን መሄድ እንችላለን ማለት ነው። ለምን ቢባል ምናልባት ጊዜ የማይኖረን ከሆነ ምግብ ስንበላ የተለያየ ምግብ ስለሚዝረከረክ። በዚህ በኩሽና ውስጥ ደግሞ ምግቡም እዛው ስለሚሰራ። እዛው ሰርተን እዛው በልተን መሄድ እንችላለን ማለት ነው። ሳሎናችንን እንዳይቆሽሽ ከዛ በተጨማሪ እንግዲህ ምግቦችን ስናበስል የኩሺና መስኮቶች መከፋፈት አለባቸው። ምክንያቱም ከፍተኛ የሆነ የምግብ ሽታ ስለሚኖር እዛው የሚታፈን ከሆነ አንደኛ የኛን የምግብ ወስፋታችንን ሊዘጋ ይችላል። ሁለተኛ ደግሞ ቤቱ በጣም በሽታ ይታፈንና የተለያዩ የተለያዩ ድር ምናምን ያደራብናል ማለት ነው። ስለዚህ በዚህ በዚህ ምክንያት የኩሽናችን መስኮት መከፈት አለበት። የኩሽናችን ግድግዳ ደግሞ በወጥ በተለያዩ ፍንጥርጣሬዎች እንዳይበላሽ። የተለያዩ ከላስቲክ የተሰሩ ወይም ደግሞ እርጥበትን የማሳልፉት የማሳልፉ መሆን አለባቸው። አለበለዛ ግድግዳችን ይበላሻል ማለት ነው። ስለዚህ በዚህ መልኩ እንግዲህ ኩሽናችንን መንከባከብ አለብን ማለት ነው። ሌላው ተጨማሪ ምንድነው? በዚህ ከኩሽና ጋር በተገናኘ ኩሽና ውስጥ ከሁለት ሰው በላይ መኖር የለበትም። ምክንያቱም ለማብሰል አንድ ሰው በጽሞና ሀሳቡን ሰብስቦ ካበሰለ በቂ ነው። ተጨማሪው ደግሞ እንግዲህ